አብዛኛውን ጊዜ የምጓዝባቸው ቦታዎች ከመንፈሳዊ ህይወት ጋር የተቆራኙ ናቸው። እነዚህንም ጉዞ የማደርገው ለተለያዩ መንፈሳዊ አገልግሎት ነው። በርግጥ አንዳንድ ጊዜ ከመንፈሳዊ ህይወት ውጪ የሆኑ ጉዞዎችንም ለማድረግ እወዳለሁ። እነዚህ ጉዞዎች በማደርግበት ሰዓት የተለያዩ ነገሮችን በማስተዋል እና በመመልከት ራሴን ከመንፈሳዊ አላማ ውጪ የሚባሉ ነገሮችም ራሴን መጥመድ እወዳለሁ። ጉዞን በተመለከተም የተለያዩ ታሪካዊ ቦታዎችንም ለማየት ሞክሬያለሁ። ለምሳሌ እንደ ላሊበላ አክሱም ዘጌ ገዳማትን ደብረ ሊባኖስ ዝቋላ አቦ እነዚህን ቦታዎች ተጉዤ ለማየት ችያለሁ። የጠቀስኳቸው እንዳለው ሆኖ ያልጠቀስኳቸውን ቦታዎች ለማየት ችያለሁ። ከእነዚህ መካከል አንዳንዱን ለመግለጽ እንደ ምሁር ቀዳም እና የመሳሰሉት እንዲሁም ደግሞ ወንጪ ሀይቅ አካባቢ ከተፈጥሮአዊ መዝናኛ ጋር በተያያዘ ከፍተኛ የሆኑ እና ለመንፈሳዊ ህይወትም ቢሆን ትልቅ አስተዋጽኦ የሚያደርጉ አካባቢዎች ናቸው። እነዚህን ቦታዎች በምጎበኝበት ሰዓት የማገኘው እርካታ እጅግ ብዙ ነው። ምክንያቱም አካባቢዎቹ በባህሪያቸው ያላቸው ተፈጥሮአዊ ሁኔታና ያላቸው መንፈሳዊ ሀብት ከፍተኛ የሆነ እርካታን እንድናገኝና ቦታዎቹ የተለያዩ ሁኔታዎችን ስለሚያስተናግዱ ለእኛም ቢሆን ትልቅ አስተዋጽኦ የሚያደርጉልን ናቸው። ቦታዎቹን በምጎብኝበት ሰዓት የማገኘው መንፈሳዊ ጥቅም እንዳለ ሆኖ የተለያዩ ማህበራዊ ግንኙነትን የሚያጠናክሩ በጉዞ ወቅት ማለት ነው። እንደገናም ደግሞ ለስጋዊው ነገር የሚሆኑ ነገሮችንም በዛው አጋጣሚ ለማግኘት እችላለሁ። በተለይ በተለይ ከእኔ የአኗኗር ዘይና ከእኔ የባህሪና ጠባይ ጋር ሊሄዱ የሚችሉ አንዳንድ የተለያዩ ጉዞዎችንም ለማድረግ ችያለሁ። ከእነዚህም መካከል በቡድን በመሆን የተለያዩ ቦታዎችን በመጎብኘት እነዛ አካባቢዎችን የማስተዋወቅ አጋጣሚም ገጥሞኛል። በምጓዝበት ሰዓት የማገኛቸው ጥቅሞች ብዙ እንደሆኑ ሁሉ አንዳንድ ጊዜ በመንገድ ላይ የሚያጋጥሙን የተለያዩ ተግዳሮቶች አሉ። ጉዞ በምንጓዝበት ሰዓት ብዙ አይነት ተግዳሮቶች አሉ። ለምሳሌ የመኪና መበላሸት ሊኖር ይችላል መንገድ የማይመችበት አጋጣሚ ሊኖር ይችላል። የተለያዩ ሽፍታዎች ሊኖሩ ይችላሉ። እነዚህ አጋጣሚዎች በአብዛኛው ገጥመውኛል ነገር ግን ጉዞ በራሱ የቀና ብቻ እንዳልሆነም በመረዳት አንዳንድ ጉዞዎችን በድፍረት የማከናውንበት ጊዜ አለ። እነዚህን በማከናውንበት ሰዓት ጉዞዎቹ የሚሰጡኝን ጥቅም ታሳቢ አድርጌ ነው። ስለዚህ ወደ የትኛውም ቦታ በምጓዝበት ሰዓት ከእነዚህ ካስቀመጥኳቸው ነጥቦች አንፃር በመመልከት ጉዞዬን አደርጋለሁ። በብዛት የማደርጋቸው ጉዞዎች ወደ ሰሜን ወደ ደቡብ አካባቢ ሲሆኑ። የተለያዩ ያልጎበኘዋቸውንም ቦታዎች ወደፊት ለመጎብኘት እና ተጎዤ ለማየት ትልቅ ጉጉት አለኝ። ሌላው የእግር ጉዞን አደርጋለሁ የእግር ጉዞ የማደርገው አጠር ያሉ አካባቢዎች እና በእግር ተጎዤ ለማግኘት እና በእግር ተጉዤ ለመጎብኘት የምችላቸውን ቦታዎች በእግር ተጉዤ ጎበኛለሁ። ለምሳሌ ከሄድኩባቸው ቦታዎች መካከል በአካባቢዬ ቅርብ የሚባሉት እንደ ወንጭ ሀይቅ አካባቢ በእግሩም በእግር ተጉዤ ለማየት ችያለሁ። እነዚህ አካባቢዎች እጅግ በተፈጥሮ ሀብት የታደጉን የታደሉና ለሰው ማራኪና ሳቢ የሆኑ ብዙ አይነት ነገር በውስጣቸው የያዙ ናቸው። ስለዚህ እጅግ ማራኪ ናቸው። ለሚጓዝባቸው ሰዎች በጣም ከፍተኛ የሆነ እርካታን ያገኛል ስለዚህ ጉዞ በጣም የሚያስደስተኝ ነገር ነው። እጓዛለሁ እሄዳለሁ የምጓዘውም ከብዙ ነገር አንፃር ነው። እነዚህ ጉዞዎች በህይወቴ ላይ የሰጡኝ ትልቅ የሆኑ ለራሴ የሚጠቅሙ ጉዞ ይገኝተውልኛል። ስለዚህ ወደ የትኛው ቦታ ትጓዛለህ ወደ መንፈሳዊ ቦታዎች በብዛት እጓዛለሁ። ወደ የትኛው ቦታ በብዛት ተመራጭ ታደርጋለህ? ብዙ አብያተ ክርስቲያናት እና ገዳማት ያሉበት ቦታ ተመራጭ አደርጋለሁ። ምክንያቱም እኔ የምወደው እንደዚህ አይነት የጉዞ መርሃ ግብር ስለሆነ ማለት ነው።

ውሳኔ መስጠት ትችላለህ አዎ እችላለሁ። ውሳኔ ከመስጠቴ በፊት ግን ነገሮችን ማጤን እወዳለሁ። ለአንድ ውሳኔ ለምንሰጥበት ነገር ትልቁ ነገር። ውሳኔውን ከመስጠታችን በፊት የምናጤናቸው ነገሮች መኖር መቻል አለባቸው። አንድን ውሳኔ ለመስጠት ያ ውሳኔ የሚፈልገው ነገር ምን አይነት ነው ብለን በቅድሚያ ከጀርባ ያለውን ነገር እያንዳንዱን ነጥብ ፈትሸን ለውሳኔ ግብአት የሚሆኑ ነገሮችን ማዘጋጀት ያስፈልጋል። ያ ምንወስንበት ውሳኔ ምን አይነት ተጽዕኖ ነገ እንደሚፈጥር። በመጀመሪያ ማወቅና ለዛ ውሳኔ ተገቢ የሆነ ምልመእ ወይ ተገቢ የሆነ ምላሽ ለመስጠት የሚያስችል በቂ የሆነ ዝግጅት በማድረግ ውሳኔን መወሰን ያስፈልጋል። እኔ ውሳኔ በምወስንበት ሰዓት ከማደርጋቸው ነገሮች መካከል አንዱ። ጉዳዩን በአግባቡ መረዳት እና ለጉዳዩ የሚያስፈልጉ እያንዳንዱ ነገሮችን ጥቃቅን ነገሮችንም ቢሆን መርምሬ በማወቅ ከራሴ ጋር በመወያየት የጎደለኝም ነገር ካለ ደግሞ ከሌሎች ጋር በመወያየት ለዛ ውሳኔ የሚያስፈልጉ እያንዳንዱ ግብአቶችን አሰባስባለሁ። ውሳኔ ከመስጠቴም በፊት እነዛን ግብአቶች ያሰባሰብኳቸውን ግብአቶች ቁጭ ብዬ አጤናለሁ ወይም እመረምራለሁ። የመረመርኳቸውን ነገሮች ደግሞ ለውሳኔ ለውሳኔ ይረዱኛል ብዬ ካሰብኩኝ ነጥቦቹን በጽሁፍ አስቀምጣለሁ። በጽሁፍ ካስቀመጥኩኝ በኋላ ውሳኔ ለመወሰን የሚያስችል ደረጃ ደርሻለሁ ብዬ ሳምን እነዛን ነገሮች ድጋሚ አጥንቼ ለውሳኔ እዘጋጃለሁ። ከዛው ውሳኔው አያስቸግረኝም ምክንያቱም በበቂ ሁኔታ ስለተዘጋጀውና ያንን ውሳኔ ለመወሰን የሚያስችል በቂ መረጃ ስላለኝ። ውሳኔ መስጠት እችላለሁ ማለት ነው። ውሳኔ ከመስጠታችን በፊት ሁላችንም ቢሆን እንደዚህ አይነት ልምምድ ቢኖረን የተሻለ ነው ብዬ አምናለሁ። አንድ ውሳኔ በምንወስንበት ሰዓት ብዙ አይነቶች ነገሮችን ሊጎዳ ይችላል ምክንያቱም እኛ የምንወስነው ውሳኔ ብዙዎች ላይ ተጽዕኖ ሊያመጣ ስለሚችል ስለዚህ ውሳኔውን በጥንቃቄ መርምረን መወሰን ያስፈልጋል ብዬ አምናለሁ። አዎ ውሳኔ መስጠት እችላለሁ ስወስን ግን ከእነዚህ ነጥቦች በመነሳትና ብዙ ነገሮችን በመመልከት እነዛ ነገሮችን በማየት ውሳኔ እሰጣለሁ።

ግጭት ማስተካከል አዎ እችላለሁ ይህንንም ለመፍታት የተለየ አቅም ባይኖረኝም ነገር ግን ግጭትን ለማስ ለማስተካከል የሚያስችሉ ርቀቶችን በመጓዝ ያንን ግጭት ለማስተካከል እችላለሁ። በብዛት በግለሰቦች መካከል የሚፈጠረን ግጭት ማስተካከል ችያለሁ። ይህም የአንድ አንደኛ ግጭትን ለማስተካከል የሚያስችል በቂ የሆነ ነገር አግኝቻለሁ ባልልም ነገር ግን ያንን ግጭት የምፈታበት መንገድ ምን አይነት መንገድ ነው የሚለውን ከሁለቱም ወገኖች በመስማት ያንን ግጭት ለማስተካከል የሚያስችል ብዙ አይነት ነገሮችን ከውኛለሁ። ነገር ግን ግጭት ብዙ አይነት ግጭት ነው በግለሰቦች መካከል የሚፈጠር ግጭት አለ። በቤተሰብ መካከል የሚፈጠር ግጭት አለ። በማይቨረስም መካከል የሚፈጠር ግጭት አለ። እንዲሁም በሀገር መካከል በሀገራት መካከል የሚፈጠር ግጭት አለ። እነዚህ ግጭቶች መልካቸው ብዙ አይነት እና የተለያዩ ቢሆኑም የአፈታት ስልታቸውም እንደዛው የተለያየ ነው የሚሆነው። ለኔ የገጠመኝ የግጭት አይነት። በግለሰቦች መካከል የተፈጠረ ግጭት ሲሆን ይህንንም ግጭት ለመፍታት የሚያስችል ርቀት በመጓዝ ያንን ግጭት ለመፍታት ችያለሁ። ግጭቶችን ለመፍታት የሚያስችል ብዬ የማስባቸው ነጥቦች የመጀመሪያው ነጥብ የመጀመሪያው ማጥናት ነው ሰዎቹን ያጋጫቸው ነገር ምንድነው? ወይም ደግሞ ሊያጋጫቸው የቻለው ነገር ስሩ ምንድነው? ብሎ በማጥናት ያንን ግጭት ሊፈጥር የሚችለው የ የቻለውን ነገር በመመርመርና መፍትሄ በማስቀመጥ። ሰዎቹንም ሁለቱንም አስቀምጦ በማነጋገር የተፈጠረውን ግጭት ለሁለቱም እድል በመስጠትና በማነጋገር ያንን ግጭት ለመፍጠት የሚያስችል ነጥቦችን ማስቀመጥ ተገቢ ነው። ስለዚህ ግጭቱ የሚፈታበት ትልቁ ነገር ግጭቱ የተፈጠረበትን ምንጭ ማወቅና ያንን ካወቅን በኋላ ለዛ መፍትሄ በመስጠት ሁለቱንም ሊያስማማ የሚያስችል ነገር መፍጠር ያስፈልጋል። እኔ በብዛት ግጭቶች ሊፈጠሩ የሚችሉባቸውን ምክንያቶች ካወቅን ሃምሳ ፐርሰንት ወይም በሃምሳ ፐርሰንት ደረጃ ግጭቱን ፈታን ማለት እችላለሁ። ምክንያቱም የግጭቱ ምንጭ ከታወቀ ለመፍትሄው የሚያስችል ዝግጅት ካደረግን ግጭቱን ለመፍታት ስለምንችል ማለት ነው። ሌላው በቤተሰብ መካከል ወይም የሚፈጠር ግጭት እጅግ አስቸጋሪ ግጭት ብዬ የማምነው ነገር ነው። በተለይ በትዳር አጋሮች መካከል የሚፈጠር አለመግባባት ወይም ግጭት ለመፍታት እጅግ አዳጋችንና ከባድ ነገር ነው ብዬ አምናለሁ። ምክንያቱም የቤተሰባዊ ግጭት በብዛት እጅግ ረጅም ጊዜ የነበረና እንዲሁም ደግሞ ጊዜ የሚወስድ ነገሩ በጣም ጥብቅ የሆነና እንዲሁም ነገሮቹን ለመፈተሽ አዳጋች ሁኔታዎችን ስለሚፈጥር እንደዚህ አይነት ግጭቶችን ለመፍታት በጣም በስለትና እውቀት ይጠይቃል። እንደዚህ አይነት ነገር ላይ ልምድ ያላቸው ሰዎች በብዛት ሌሎች ጥቃቅን ግጭቶችን የመፍታት ትልቅ አቅም አላቸው ብዬ አምናለሁ። ነገር ግን እንዲህ አይነት ግጭት በጥንቃቄ መያያዝ አለበት። ምክንያቱም በቤተሰብ መካከል ያለ ግጭት እያንዳንዱ ነጥብ ጥንቃቄ ይፈልጋል። ስለዚህ እንዲህ አይነት ግጭት በጣም አስቸጋሪ ግጭት እና ማስተካከል ራሱ ከባድ የሚሆንበት ጊዜ አለ። ስለዚህ እንዲህ አይነት ግጭቶችን በጣም በጥንቃቄ ማየት ያስፈልጋል። ሌላው የግጭት አይነት በማህበረሰብ መካከል የሚፈጠር ግጭት እና አስቸጋሪ እና አዳጋች የሰውንም ህይወት ሊፈጥር የሚችል ሊቀጥፍ የሚችል የግጭት አይነት ነው። እንዲህ አይነት ግጭቶች በጣም በጠበብቶችና እውቀት ባላቸው ሰዎች በበሰሉ ሰዎች ወይም ደግሞ የትምህርት ደረጃቸው የግጭት አፈታት አፈታት ስልታቸውም በዛው መጠን ከፍ ያሉ ሰዎች ተቀምጠው ሊፈቱት የሚገባ የግጭት አፈታት ዘዴን የሚጠይቅ ነው። ነገር ግን እንደዚህ አይነት ግጭቶች በሚከሰቱበት ሰዓት ምንጫቸው ምን እንደሆነ ማጥናት ትልቅ ነገር ይመስለኛል። ምክንያቱም ለዛ መፍትሄ መስጠት መስጠት አንዱ የግጭቱን መፍትሄ ወይም ለማግኘት የሚረዳ ነገር ስለሆነ ነው። እንደዚህ አይነት ግጭቶች በማህበረሰብ ዘንድ በሚፈጠርበት ሰዓት ዘላቂ መፍትሄና ወደፊትም ሊያገለግል የሚችል የአፈታት ሁኔታዎችን ማበጀት ተገቢ ነው ብዬ አምናለሁ። ስለዚህ በማህበረሰብ መካከል የሚፈጠር ግጭት ሌላው ከፍ ከባድ የሚባል ግጭት ነው። ሌላው በጣም ከባድ ግጭት ብዬ የማስበው በሀገራት መካከል የሚፈጠር ግጭት ነው። እነዚህ ሀገራት ሁለቱም ሀገራት የግል ጥቅም እንዳላቸው ሁሉ ያንን የግል ጥቅማቸውን ለማስከበር የሚሄዱበት ርቀት መጨረሻ ላይ አልባሌ የሆኑ የሰው ህይወቴን የሚፈጥሩ የሚቀጥፉ ግጭቶችን ይፈጥራል። ስለዚህ ከባዱ ግጭት ብዬ አምናለሁ።

ልዩ ችሎታዬ ከምላቸው ነገሮች መካከል አንዱ ረጅም ሰዓት ቁጭ ብሎ ነገሮችን በአትኩሮት ማየት ነው። ይህም ማለት አንድን መጽሐፍ ጀምሬ ለማንበብ በከፍተኛ ትኩረትና ወይም ደግሞ በከፍተኛ መረጋጋት ውስጥ ሆኜ ነገሮችን የማይበትና የማነብበት ሁኔታ ልዩ ችሎታዬ ነው ብዬ አምናለሁ። ምክንያቱም እንደዚህ አይነት መሰጠት አብዛኛው ሰው ጋር አናገኝም። ይህንን መሰጠት አለኝ። ምክንያቱም ያንን ነገር ለማድረግ ከፍተኛ የሆነ ትዕግስት ይጠይቃል። ያንን ትዕግስት ደግሞ እኔ አለኝ። ምክንያቱም እንደ ችሎታ ነው። ችሎታ ማለት አንድ ነገር ለሌላው ሰው የሌለው ለኔ ያለኝ ብዬ የማስበው ነገር ስለሆነ ልዩ ችሎታዬ ነው ብዬ አስባለሁ። ያም የሚሆንበት ምክንያት ዋነኛው ረጅም ሰዓት አንድ ነገር ላይ አተኩሮና ያንን በጥሞና ተመልክቶ፤ ለዛ ነገር በተመስጦ ያንን ነገር ለመመልከት የሚያስችል አእምሮአዊም የሆነ አካላዊ ዝግጅት ያስፈልጋል። ይህ እንደ አንድ ልዩ ችሎታ የማየው ነገር ነው። በአጭሩ ለመግለጽ ልዩ ችሎታዬ እኔ ለረጅም ሰዓት ነገሮችን በትኩረትና በልዩ ሁኔታ የመመልከት አቅም አለኝ ብዬ አምናለሁ።

ጠዋት ጠዋት የምመገባቸው ምግቦች ሁሌ ተመሳሳይ አይደሉም። እንደየቀኑ ሊለያዩ ይችላሉ ነገር ግን በብዛት- የምመገባቸው ምግቦች ከእኛ ባህልና ከእኛ የአኗኗር ስርዓት ጋር የተገናኙ ናቸው። ለጠዋት የሚዘጋጁ አብዛኛው ምግቦች በትኩስነታቸው ሊበሉ የሚችሉ- እና በጣፍጠው የተወሰነ ለሰውነት ቀለል የሚሉ ነገሮች በብዛት እመገባለሁ። ከእነዚህም መካከል አንደኛው ፍርፍር: እንቁላል ፍርፍር እንዲሁም- የአጃ ቅንጬ የመሳሰሉትንም እመገባለሁ። እነዚህ ምግቦች ለጤና ያላቸው ጠቀሜታም ቢሆን ከፍተኛ ነው። ምክንያቱም አብዛኛው የጠዋት ቁርስ የምንመገባቸው ከምንም አይነት የቅባትና ከምንም አይነት- ለጤና ጎጂ ከሆኑ ነገሮች የራቀ ነው። ስለዚህ ጠዋት ጠዋት እነዚህን በመመገብ አሳልፋለሁ። የጠዋት ቁርስ እንደሚታወቀው ከሆነ ጠቃሚ የሆኑ ነገሮችን በምንመገብ ሰዓት ለሰውነት ከፍተኛ የሆነ አስተዋጽኦ ይኖረዋል። ጠዋት ጠዋት የምንመገባቸው ምግቦች በተቻለ መጠን ቀለው- ወዲያው ወደ ተግባር ሊገቡ የሚችሉ- ነገሮች መሆን መቻል አለባቸው። ምክንያቱም አብዛኛው ጠዋት ጠዋት ሰው የሰውነቱ እንቅስቃሴ የተገደበ ስለሆነ ከእንቅልፉ የተነሳ ስለሆነ የውስጣዊ ሰውነታችንም እንደዛው በአግባቡ ሰርቶ ነገሮችን ለማከናወን የሚያስችል አቅም አለው ብዬ አላምንም። ስለዚህ ጠዋት ጠዋት በምንመገብበት ሰዓት የምንመገባቸው ምግቦች አብዛኛውን ጊዜ ቀለል ያሉ እንዲሆኑ ይመረጣል። በተለይ በተለይ የቁርሳችን ሁኔታ ቀለል ያለ እንዲሆን የተወሰነ የቅባት መጠንም ቢሆን ቀንሰን መመገብ ያለብን ይመስለኛል። ነገር ግን ከዚህ የተለየ አመጋገብ ስርዓት ሊከተሉ የሚችሉ ብዙ ሰዎች አሉ። ይህም ማለት በተለይ ከፍተኛ የሆነ ጫና ያለው ስራ አሁን ወይም ከፍተኛ የሆነ ስፖርት የሚሰሩ ሰዎች በብዛት የሚመገቡት የምግብ አይነት ትንሽ ከበድ ያለና ለሰውነታቸው ያወጡትን ሊተካላቸው የሚችል የምግብ አይነት ይመገባሉ። ስለዚህ ጠዋት ጠዋት በምንመገብበት ሰዓት- እንደየውሏችን እና እንደየስራ ጫናችን ብንመገብ ለጤናችን ጠቃሚ ነው ብዬ አስባለሁ። ሌላው በእኛ ሀገር ጠዋት ጠዋት ከምንመገባቸው ምግቦች መካከል- የተወሰኑ ባህላዊ ምግቦቻችን ለእኛም ከበድ የሚሉ አሉ ነገር ግን እነዚህን አዘውትርን ስለማንጠቀም- የሰውነታችን ጤንነትን ለመጠበቅ የሚያስችል ስላልሆኑ- አዘውትረን አንመገባቸውም። እነዚህን ምግቦች አልፎ አልፎ ስለሆነ የምንመገባቸው ሰውነታችንን ጉዳት ላይ ላይዳርጉ ይችላሉ። ስለዚህ በአጠቃላይ ጠዋት ጠዋት የምንመገባቸው ምግቦች በጤናችን ላይ ሊያመጡ የሚችሉ ለውጥ ወይም በጤናችን ላይ ሊያስከትሉ የሚችሉ ነገሮች ስላለ ያንን ከግምት ውስጥ ማስገባት ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ።

የቴክኖሎጂ ችግር ሲያጋጥመኝ አብዛኛው የማደርገው ነገር የመጀመሪያው ያን የገጠመኝ ችግር በራሴ እፈታዋለሁ የሚለውን ጥያቄ እጠይቃለሁ። ሁለተኛ በራሴ የማልፈታው ከሆነ ይህንን ሊፈቱልኝ የሚችሉ ሌሎች ሰዎችን ለማማከር እገደዳለሁ። አብዛኛውን ጊዜ የቴክኖሎጂ ችግር። ከብዙ ነገር አንፃር ሊያጋጥም ይችላል የመጀመሪያው አዲስ ቴክኖሎጂን ካለመልመድ ነው ያን ነገር ጊዜ ወስዶ ካለማጥናት ሊከሰት ይችላል። ነገር ግን ይህንን ቴክኖሎጂ ተረድቶ በአግባቡ ለጥቅም ለማዋል እውቀት ይፈልጋል ያንን እውቀት ደግሞ መሰብሰብ አንድ ሌላ ነገር ነው። ስለዚህ ቴክኖሎጂዎችን በእውቀት ከመራናቸው እና በእውቀት መንገድ ካየናቸው ላይከብዱም እንደገናም ችግር ላያጋጥም ይችላል። ነገር ግን እነዚህን ቴክኖሎጂዎች የተለያዩ የመማር ሁኔታዎችን በማመቻቸት ያንን ቴክኖሎጂ በመረዳትና በማወቅ ጥቅም ላይ ማዋል ተገቢ ነው። ስለዚህ ችግር አጋጥመም ማለት አይደለም። ችግር ያጋጥማል ቴክኖሎጂ በራሱ ሌላ ራሱን የቻለ የራሱን የቻለ ችግር ይዞ ሊመጣ ይችላል። ያንም ያንን ነገር ካለመረዳት እና ለመፍታት የሚያዳግቱ ነገሮችን። ለመፍታት የሚያስችል ነገር ማወቅ ያስፈልጋል። ነገር ግን በራሳችን ወይም በግሌ የማላውቀውን ችግር በዚህ ቴክኖሎጂ ላይ የተሻለ እውቀት እና ብቃት ያላቸውን ሰዎች በመጠየቅ እና በመረዳት ያንን ነገር ለመፍታት የሚያስችል ነገሮችን እፈጥራለሁ። ሁሉም ነገር በመማርና በማወቅ ውስጥ ነው ሚፈታው። ስለዚህ ማወቅ መማር ሌሎችን ችግሮች ለመፍታት ይረዳል ማለት ነው። ስለዚህ ቴክኖሎጂም ይህንን በማድረግ ችግሮችን በመረዳት ልንፈታው እንችላለን።

ኮፍያ ማድረግ አልፎ አልፎ እወዳለሁ ነገር ግን አላዘወትርም። ኮፍያ ማድረግ ብዙ የሚጨንቀኝ ነገር ስላለ ያንን የሚጨንቀኝን ነገር ለማስወገድ ብዬ አላደርግም። ኮፊያ ማድረግ በብርድ ሰዓት ይመከራል ነገር ግን ይሄ ሁሌ የሚሆን አይደለም። በተለይ በክረምት ወቅት ሲሆን ኮፍያን እጠቀማለሁ። ነገር ግን ይህንን ማድረግ ማለት በብርድ ሰዓት ነው እንጂ ዘውትር አዘውትሬ የማደርገው ነገር አይደለም።

በእንጨት እሳት ማብሰል አብዛኛው የምንጠቀምበት ነው፤ ምክንያቱም በብዛት ኢትዮጵያ ውስጥ ያለው የማብሰል ሂደት የሚከናወነው በእንጨት ነው። አልፎ አልፎ በኤሌክትሪክ የማብሰል ሂደቶችን እንከተላለን፤ ነገር ግን ካለው የኤሌክትሪክ እጥረት አንፃር ነው። ለማብሰያነት የምንጠቀማቸው ግብአቶች አብዛኛውን ጊዜ ከእንጨት ይሰናዳሉ ወይም ራሱን እንጨትን በመጠቀም ማብሰል ይቻላል። እኔ ያው በእንጨት አብስዬ አውቃለሁ ብዙን ጊዜ አበስላለሁ በእንጨት። ይህንን የማደርግበትም ምክንያት ያለው የምንጠቀምበትም እንጨት ስለሆነና ያንን ደግሞ ተጠቅመን ለማብሰል ነው። በርግጥ በእንጨት ማብሰል እጅግ አስቸጋሪ ሁኔታን ይፈጥራል። ለጤናም የሚመከር ነገር አይደለም። ለተለያዩ ህመሞችና በሽታዎች ያጋልጣል ከእነዚህም መካከል አንዱ ለአይን ህመም እንዲሁም ደግሞ ከፍተኛ የሆነ ለሰውነት መለብለብ ያጋልጣል። በብዛት ኢትዮጵያ ውስጥ የሚጠቀም የምንጠቀምበት የማብሰል የማብሰያ እቃ ወይም የማብሰያ እንደምናነድበት አብዛኛውም ጊዜ እንጨት ነው ያ የሚሆንበት ምክንያት ያለን ወይም ደግሞ በቅርብ የምናገኘው ነገር ስለሆነ ነው።

በብዛት የምወደው የፊልም አይነት ቤተሰባዊ ዘውግ ያለው የፊልም አይነት ነው ይህንንም የምመርጥበት ዋና ምክንያት ቀለል ብሎ ለሁሉም ተገቢ በሆኑ መልኩ የሚዘጋጅ የፊልም አይነት ስለሆነ ነው። አንዳንድ ፊልሞች ከሰው ጋር ለማየት የማይመቹ የፊልም አይነቶች አሉ። እነዚህም ስርዓትና ወይም ደግሞ የሀገርን ሁኔታ ያላማከለ ባህልን ያላማከለ የፊልም አይነቶች ስላሉ። በብዛት የምመርጠው የፊልም አይነት በቤተሰብ አይን ቤተሰብ የሆኑ ድራማዎችን እመለከታለሁ ይህንን የማደርገው አልፎ አልፎ ነው። ብዙም ፊልም ተመልካች አይደለሁም ምክንያቱም ወደ እንደዛ አይነት ነገር የምትሳየው አይነት ሰው ስላልሆንኩኝ። ይህንን አላደርግም ነገር ግን ፊልም ካየሁኝ። መርጬ ቤተሰባዊ ሁኔታን የሚገልጹ የፊልም አይነቶችን በብዛት እመለከታለሁ። እነዚህ የፊልም አይነቶች አስተማሪ ቢሆኑ ወይም ደግሞ አዝናኝ ቢሆኑ ደስ ይለኛል። በተለይ የቀልድና ቁም ነገርን የቀላቀሉ የፊልም አይነቶች በብዛት የተወደደው ናቸው። በእኔ ዘንድ ምክንያቱም እንደዛ ፊልሞች አብዛኛውን ጊዜ ደስታንና ስሜቴን ደስ በሚያሰኝ ሁኔታ ውስጥ ስለሚከቱት ማለት ነው። ስለዚህ በብዛት የምመለከተው የፊልም አይነት ቤተሰባዊ ዘውግ ያለው የፊልም አይነት ነው።

ልብሶቼ በስርዓት የተቀመጡ ናቸው። ልብስን በስርዓት ማስቀመጥ ተገቢ ነገር ነው። ምክንያቱም በስርዓት ያልተቀመጠ ልብስ ለአለባበስም ቢሆን እማይመች ሁኔታን ይፈጥራል። ስለዚህ ልብስን በስነ ስርዓት አጣጥፎ በሚገባው ቦታ ማስቀመጥ ተገቢ ነው ብዬ አምናለሁ። የኔን ልብሶች በተመለከተ የኔ ልብስ በስርዓት የተቀመጡና በስርዓት አጣጥፌ በሚገባቸው መልኩ እማስቀምጥ አይነት ሰው ነኝ። ምክንያቱም ልብሶቼን እንዳይጨማደዱ እንደገና ደግሞ የልብሴ ሁኔታ ያልተገባ እንዳይሆን የተዘበራረቀ እንዳይሆን ስለምፈልግ ልብሶቼን በቻልኩት መጠን በስርዓት አስቀምጣለሁ። ይህንንም የማደርግበት ዋና ምክንያት። ልብሶቼን በስርዓት ባላስቀምጥ የልብሶቼ ጥራት ደረጃ እና የልብሶቼ ሁኔታ ተበላሽቶ ለተጨማሪ ወጪ ያጋልጡኛል ብዬ የማምን ሰው ነኝ። ሁሉም ነገር በስርዓት ከተቀመጠ እማይበላሽበት ደረጃ ይደርሳል ወይም ደግሞ የቆይታ ጊዜው እየጨመረ ይመጣል ይህንንም በእኔ ማረጋገጥ ችያለሁ። ልብሶቼን እንዲሁም ሌላ ጫማዎቼንም ቢሆን በስርዓት የማስቀመጥ ትልቅ የሆነ ስርዓት የማስያዝ ትልቅ የሆነ እንትን አለኝ ፍላጎት አለኝ። ይህንንም ለማድረግ ሁል ጊዜ ልብሶቼን በስነ ስርዓት አጣጥፌ ማስቀመጥ ልብሶቼን በየቦታው የማስቀመጥ የመለየት የታጠበውን ካልታጠበው ጋር የመለየት እያንዳንዱን ልብስ ደግሞ በስርዓት አስቀምጬ ነገሮችን በሚገባ መልኩ የማደርግ ሰው ነኘ። አንዳንድ ሰዎች ልብሳቸውን ዝርክርክ አድርገው ማስቀመጣቸው ከፍተኛ የሆነ የራስ መታማመን እንደወደቀ የሚያሳይ ብዙ ምልክት አለው። በእነዚህ በሁለቱ ነገሮች መካከል ያለውን ልዩነት ለማብራራት አንድ ሰው ልብሱን አጣጥፎ በሚያስቀምጥበት ጊዜና እንዲሁ ዝርክርክ ብሎ በሚያስቀምጥበት ሰዓት ያለው የበራስ የምተማመን ሁኔታ ራሱ የሚያሳይ ነገር ይመስለኛል። ምክንያቱም እነዚህ ልብሳቸውን አጣጥፈው በስርዓት የሚያስቀምጡ ሰዎች በብዛት ራሳቸው ላይ መተማመን ያላቸው እንደገና ለራሳቸው ማንነት ክብር ያላቸው ለአካባቢያቸው ማንነት ክብር ያላቸው ለቦታቸው ለሚኖሩበት አካባቢ ክብር ያላቸው ሰዎች አይነት ናቸው። ነገር ግን በተቃራኒው ለልብሳቸው አቀማመጥ ግድ የሌላቸው ለጫማቸው አቀማመጥ ግድ የሌላቸው ለቤታቸው ስርዓት ግድ የሌላቸው ሰዎች በብዛት በራስ መተማመናቸው ያነሰና የወረደ አይነት ሰዎች ይመስሉኛል። እነዚህም ማረጋገጫቸው ቀላል ነው። ቤታቸው በምንገባው ሰዓት እነዚህ በራስ መተማመን ያላቸው ሰዎች በብዛት ሁሉ ነገራቸው በስነ ስርዓት ተቀምጦ እናገኘዋለን። ነገር ግን ከዚህ በተቃራኒ በራሳቸው እማይተማመኑ ሰዎች ቤታቸው በምንገባበት ሰዓት ዝርክርክ ያለና አቀማመጡ ራሱ ደስ እማያሰኝ ነው። ይህም ሳቢ አያደርገውም። ቤታቸውን በጣም በጣም እንዲከብድባቸው ኑሯቸው ቀለል እንዳይል ያደርገዋል። ነገር ግን ጽዱ የሆነ ሰው ንጹህ የሆነ ሰው ሁሉ ነገሩን በስርዓት የሚያስቀምጥ ሰው በራስ መተማመኑን ያሳያል። ሁለተኛ ነገር ደግሞ የራሱ የመኖሪያ ሂደቱንም ያሳያል ብዬ አምናለሁ። ሌላው ምንድነው? ከውጭ አንፃር ብናየው ብንመለከተው እንዲሁ ዝም ብሎ ካለአግባቡ የተቀመጠ ልብስ እና በአግባቡ ታጥቦ በአግባቡ ተሰናዶ የተቀመጠ ልብስ ዋጋው እኩል አይሆንም ምክንያቱም እነዛ ሰዎች ወጪያቸው እየጨመረባቸው ይመጣል። እነዚህ ሰዎች በስር ስርዓት የሚያስቀምጡ ሰዎች አብዛኛውን ጊዜ ለእንደዚህ አይነት ወጪ አይጋለጡም ሁሉ ነገር በስነ ስርዓት ስለሆነ የሚያካሂዱት ወጫቸውንም የመቆጠብ ሂደት ያሳያል ማለት ነው። ስለዚህ እነዚህ ሁለት ነገሮችን ለማነፃፀሪያነት አቀረብኩኝ። በእኔ በኩል ልብሴን በስነ ስርዓት አጥፌ የማስቀምጥበት አንዱ ትልቁ ምክንያት ብዬ የማስበው የአይምሮ እርካታ ስለሚሰጠኝ። ምክንያቱም የተሰናዳና በስርዓት የተቀመጠ ነገር ሳይ ራሱ ህሊናዬ ደስ የሚያሰኘውና እምረካበት ነገር ቢኖር አንዱ እሱ ነው። ይህ የውስጥንም ስርዓት የሚያሳይ ነገር ይመስለኛል። አንድ ሰው ለራሱ ያለው ግንዛቤ የሚያንፀባርቅበት ትልቁ ነገር ብዬ እማስበው በሚያደርጋቸው ድርጊቶች ናቸው። ይሄም ማለት እያንዳንዱ ድርጊቶቹ ውስጣዊ ማንነቱን የሚገልጽ ይሆናል ማለት ነው። ስለዚህ ልብሴን አዎ በስርዓት የተቀመጡ ናቸው። ይኸውም ለራሴና ለራሴ ስል የማደርገው ነው።